ከአለቃዬ ጋር መልካም የሆነ ግንኙነት አለኝ። ያው ምክንያቱም በስራዬ ጠንካራ ስለሆንኩኝ ከአለቃዬ ጋር ያለኝ ግንኙነት እጅግ ያማረ ነው። ምክንያቱም ስራዬን በአግባቡ እሰራለሁ ታይሜን በአግባቡ እጠቀማለሁ። ስለዚህ ከአለቃዬ ጋር ያለኝ 'ሪሌሽንሺፕ ኢትስ ፐርፌክት'።

ሳምታይምስ አንዳንዴ መመልከት ደስ ይለኛል። በተለይ ናይት ላይ ኮከቦችን አያለሁኝ ከጨረቃ ጋር ምናምን ያላቸውን ድምቀት ምናምን ማየት ደስ ይለኛል ይመቸኛል እና ኦልሞስት ማየት እወዳለሁ።

የፀሀይ መውጣትን አላይም። ጠዋት ጠዋት ያው ራሴን ቢዚ ስለማደርግ። ፎከስ አድርጌ የፀሀይ መውጣትን አላይም። ያው ያው ግን ፀሀይ ሞርኒንግ ታይም አት ኢለቨን ፒኤም እንደምትወጣ አውቃለሁ። ስለዚህ ፎከስ አላደርግም እንጂ ማወቅን አውቃለሁ። ግን ሁሌ ፎከስ አድርጌ አላይም።

ቱ ሊትር በቀን ከሁለት ሊትር በላይ እጠጣለሁ እና ውሃ መጠጣት ከዲፕሬሽን ውስጥ ስለሚያስወጣኝ ውሃ በቀን ከሁለት ሊትር በላይ እጠጣለሁ። ምክንያቱም በውስጡ የተለያዩ ጠቃሚ ነገሮችን ስለያዘ ፈሳሽም ስለሆነ ከሰማንያ ፐርሰንት በላይ የሰው ልጅ ውሃ ስለሆነ ውሃ በጣም አስፈላጊ ነገር ነው እና ለሰው ልጅ በቀን ከሁለት ሊትር በላይ እጠጣለሁ።

የቅጥር ሂደቴ በጣም አሪፍ ነው። መጀመሪያም ከመቀጠሬ በፊት የተለያዩ ነገሮችን አሟልቼ ነው የተጠቀጠርኩት። እና አሁን በደንብ እየሰራሁ እገኛለሁ ስራዬንም በአግባቡ እየተወጣሁ ነው። ስለዚህ የቅጥር ሂደቴ ካምፓኒ ያቀረበልኝን መስፈርቶች ሙሉ በማሟላትና በማሳካት ስራውን ልሰራ ወይም ልቀጥር ችያለሁ። ማለት ነው።

ኦፍ ኮርስ ቀዝቃዛ አየር ሁኔታ በጣም ነው የምወደው ምክንያቱም ሙቀት አልችልም እኔ በተፈጥሮዬ ሙቀት ሲሆን በጣም ይጨንቀኛል። ስራዎችን ለመስራት አቅም አጣለሁና በቅዝቃዜ ሰዓት በተፈጥሮ ለኔ ይመችኛል። እና ስራዎቼን በአግባቡ አቀላጥፎ ለመስራት ቀዝቃዛ የአየር ኮንዲሽን ይመቸኛል እና በደንብ ነው የምወደው። ቅዝቃዜ

ትርፍ ጊዜም በአግባቡ ነው እምጠቀመው ሞር ከእንቅልፍ ሰዓት ባለፈ በቀን ሁለት ሰዓት አርፋለሁ ሁለት ሰዓት ሳርፍ። ፎከስ እማደርገው አንደኛ ራሴን ማኔጅ በማድረግ ነው። የተለያዩ መጽሐፍቶችን በማንበብ ራሴን ሪፍሬሽ አደርጋለሁ። ከዛ ባለፈ ማድረግ ያለብኝን ወይም እምፈልጋቸውን ነገሮች አድርጌ አንድ ሰአቱን እጨርሳለሁ። ባገዛ ባለፈ ከስራዬ ስመለስ ደሞ በእረፍት ሰዓቴ ሌላ ስራዎችን እሞካክራለሁ። ኦንላይን ላይ ቢዝነሶችን እሰራለሁ ማርኬቲንግ ትሬድ ምናምን። እነዚህን ነገሮች እሰራለሁ።

የጨረቃ ብርሐን ያው ለእይታ ደስ ይላል ግን እኔ ያን ያህል አፍቃሪ ወይም ወዳጅ አይደለሁም የጨረቃን ብርሐን። ግን በቀን ፀሀይ ስትወጣ ብርሃኖቿ ስትፈነጥቅ ደስ ይለኛል። ማታ ላይ ደግሞ ከዋክብቶች ሰማይ ላይ ሲያበሩና ሲያንፀባርቁ እነሱንም ማየት ደስ ይለኛል።